አዎ የህዝብ መመላለሻ እጠቀማለሁ በጣም ነው የምጠቀመው እኔ በህዝብ መመላለሻ ብዙ ጊዜ ተሳፍሬ አውቃለሁኝ ህዝብ መላለሻ በጣም ጥሩ ነገር ነው። ከዋጋ አንፃርም ተመጣጣኝ ነው ብዙም የሚጎዳ አይደለም። የግልም መመላለሻ ያላቸው በግል ሊሄዱ ይችላሉ እንዲሁም የተለያዩ አማራጮች አሉ እንደ ራይድ ለሌሎችም የግል ታክሲዎችን መያዝ ይቻል ይሆናል። ነገር ግን የህዝብ መመላለሻ እኔ በጣም ነው የምወደው በብዛትም የምጠቀመው እነሱን ነው ማለት ይቻላል።

አዎ ቀልድ መናገር እወዳለሁ ደስም ይለኛል ቀልድ ለሰውም ስናገር ለኔም ሲነገረኝ በቀልድ መልኩ ከሆነ በጣም ነው የሚያዝናናኝ። እኔ በጣም ስሬስ የሆንኩ ሰው አይደለሁም ማለትም በጣም የሚያጋንን ሰው አይደለሁም። ለዚህ እኔ ቀልድ ሲነገረኝም ደስታ ነው ሚሰማኝ እኔ ራሱ ለሰው እቀልዳለሁ ማለትም በሚቀርበው ሰው። የሚቀርበው ጓደኛ ቤተሰብ ሊሆን ይችላል ነገር ግን በቀልድ መልኩ ልነግረው እችላለሁ ማለት ነው። ስለዚህ ቀልድ እወዳለሁ።

የአካል ብቃት እንቅስቃሴ ያደርጋል ወይ የአካል ብቃት እንቅስቃሴ የማደርገው ለራሴ ሲል ነው ማለት ነው። ስለዚህ እኔ ጤነኝነት የሚሰማኝ የአካል ብቃት እንቅስቃሴ ሳረግ ነው። የተወሰነ በጧት ተነስቼ የምንቀሳቀስ ከሆነ የሚሰራ ከሆነ እና የእግር ጉዞም የሚያደርግ ከሆነ ነው። ጥሩ ጥኝነት የሚሰማኝ ስለዚህ እኔ ሁል ጊዜ የአካል ብቃት እንቅስቃሴ በተወሰነ መልኩ ሳይበዛ አደርጋለሁኝ ማለት ነው። ይሄ የየቀኑን በየቀኑ የማደርገው እንቅስቃሴ ነው ማለት ነው

የምወደው መጠጥ ውሃ ነው ማለት ይቻላል እኔ ብዙ ጊዜ መጠጥ ሌላ አልኮል ነገር ወይ ሌላም ብዙም የምደፍር ሰው አይደለሁም። የምወደው ውሃ ግን ይስማማኛል እኔ ውሃ ስጠጣ ሁሉ ነገሬ ጥሩ ይሰማኛል ማለት ነው። ስለዚህ ከውሃ ውጪ ባልጠጣም ደስታዬ ነው። ነገር ግን አንዳንዴ ከጓደኛ ጋር ሆነህ የተወሰነ መጠጣቶችን ወይ አልኮል ነክ ነገሮችን ልትጠጣ ትችላለህ። እንደ ጤነኝነት የሚሰማኝና የምወደው ግን ውሃ ነው ማለት ይቻላል

ቅጽል ስም የለኝም እኔ ቅጽል ስም በቅጽል ስም እንደጠራም አልፈልግም በስሜ ብጠራ ደስ ይለኛል። ስለዚህ ቅጽል ስም ምናልባት የሚወዱ ሰዎች ሊኖሩ ይችላሉ። እንደኔ ግን ቅጽከስም ሳይሆን እውነተኛው ስሜ። በስሜ ብጠራና በስሜ በቃ ቀልድም ይሁን ሌላም ነገር በስሜ ቢሆን ነው ምመርጠው ማለት ነው። ሰው በስሜ ሲጠራኝም ደስታ ነው የሚሰማኝ ወይ ደግሞ ጥሩ ስሜት ነው የሚሰማኝ ጥሩ የሆነ ቅርበት እንዳለኝም ይሰማኛል ማለት ነው። ከጠራኝ ሰውየው ጋር

አዎ ፀሀይ ስትጠልቅ የመመልከት ልምዱ አለኝ ደስም ይለኛል ሳያት የሆነ ደስታ ይሰማኛል ማለት ነው። ፀሀይ ስትጠልቅ እንደሚታወቀው ቀይ ከለር አላት። ቀይ ምስል አላት የቀይ ምስል ወይ ደግሞ ወደ ቀይ ትቀየራለች ማለት ነው። በትክክልም አይናችን ሞልተን የምናየው ፀሀይ ስትጠልቅ ነው። በቀን ፀሀይ አትኩረን ማየት አንችልም። ስለዚህ ፀሀይ ስትጠልቅ ግን ሙሉ ሙሉ የማየትና ቅርጿን የመለየት ሁኔታውም እንፈጥራለን ማለት ነው። ስለዚህ እመለከታለሁ